የስራ ጊዜው እንዴት የስራ ጊዜው እንዴት ነው? የስራ ጊዜ ተማሪ ነኝ ስለዚህ ዩኒቨርስቲ ውስጥ ነው የማሳልፈው። የትምህርት ጊዜየን ለማለት ነው የትምህርት ጊዜ ከሰኞ እስከ አርብ ነው የትምህርት ጊዜ። ጠዋት ሁለት ሰዓት ተኩል እንገባለን ክላስ ኋላ እስከ አምስት ሰዓት እንማራለን እንደገና ለምሳሌ እንወጣለን። ስምንት ሰዓት ተኩል እንገባለን እስከ አስራ ሁለት እስከ አስራ አንድ ሰዓት እንማራለን። ይህን ይመስላል የትምህርት ጊዜ ቅዳሜ እሁድን ደግሞ የማሳልፈው። ላይበራሪ ውስጥ በማጥናት ቤተ መጽሐፍት ውስጥ በመግባት በማጥናት ነው። አንዳንዴ ደግሞ በመዝናናት አሳልፋለሁ እና የስራ ጊዜዬን ውስጥ በስልክ በመታገዝ። ክላስ ውስጥ በመግባት ምናምን ከጓደኞቼ ጋር በቡድን በመወያየት ምናምን ልሰራ እችላለሁ ማለት ነው። ይሄን ይመስላል

የአካል የአካል ብቃት እንቅስቃሴ ታደርጋለህ አዎ የአካል ብቃት እንቅስቃሴ አደርጋለሁ ምክንያቱም የአካል ብቃት እንቅስቃሴ ማለት ሰውነታችን መንቀሳቀስ ማለት ነው እና ጠቀሜታ አለው። ምን ምን እንቅስቃሴ አለው ያውቃል በጠቃት እንቅስቃሴ ማድረግ አንደኛ የደም ዝውውር እንዲጀምር ያደረገን ሁለተኛ ሰውነታችንን እዲፍታታና ንቁ እንዲውም ጠንካራ እንዲሆን ያደርጋል ሶስተኛ ደግሞ ለጤናችን ጥሩ ነው። የልብ ምታችን በስነ ስራ እንዲመጣ የደም ስራችን በስነ ስርዓት እንዲሰራ ለግና ደግሞ የተለያዩ በሽቶች እንድንቋቋም እንደገና ደግሞ ጥንካሬን ሰውነታችን የተሻለ አቋም ጥሩ አቋም እንዲኖረን ያደረገና እንደገና ደግሞ አእምሮአችንን የንቃት ህልና እንቺን ይጨምርልናል ማለት ነው። እንደገና ደግሞ ተስፈኛ ሰው እንሆናለን ማነው የአካል ብቃት እንቅስቃሴ አለማድረግ የሚያመጣው ጉዳት ምንድነው? ድብርት ውስጥ እንገባለን ሰዎች አካል ብቃት እንቅስቃሴ የሚያደርጉ ሰዎች ብዙን ጊዜ ማህበራዊ ህይወታቸው ላይ ንቁ ናቸው ተሳትፏቸው ጥሩ ነው አስተሳሰባቸው ቀና ነው። ነይ ይሄንን ጠቀሜታ ስላሉ እኔ አውቃለሁ እንቅስቃሴ ያደርጋሉ ማለት ነው ምን ምን ሊሆን ይችላል? የአካል ብቃት እንቅስቃሴ ስፖርት ጠዋት ሩጫ ሊሆን ይችላል። ኳስ መጫወት ወት ሊሆን ይችላል። መረብ ኳስ መጫወት ሊሆን ይችላል። እንደገና ደግሞ ጁም ቤት ስፖርት ቤት ገብቶ ስፖርት መስራት ሊሆን ይችላል። ዋና ለመሆን ሰውነታችን ማንቀሳቀስ ራሳችንን ማዝናናት ስለሆነ እስከሆነ ድረስ ይሄን አደርጋለሁ ማለት ነው